የዛሬ አየር ሁኔታ ከፊል ደመናማና እንዲሁም የተወሰነ ፀሀይ ያለበት ነው። በርግጥ በአሁኑ ወቅት የአየሩን ሰው በጣም እየተዘባ መጥቷል። በአጠቃላይ የአየሩን ሁኔታው ከዚህ በፊት ይሄ ደጋማ የሚባል ቦታ ቢሆንም አሁን ላይ ግን በጣም የአየር ሁኔታው ሙቀት እየሆነ ነው። አንዳንዴ እንኳን ከተማ ወጥተን ለመምጣት እንዲሁም ከቤት ስንወጣ በጣም ፀሀዩ በጣም አስቸጋሪ ሁኔታ ላይ ነው የሆነው። በዚሁ ልክም ደግሞ ፀሀይ ነው ብለን ቀንውለን ደግሞ ምሽት ጋር ደግሞ በጣም ብርድ የሚሆንበት ወቅት አለ። ስለዚህ ይሄ በጣም አስቸጋሪና ልንፈታው የማንችለው ነገር ነው። በርግጥ የአየር ሁኔታ ለውጥ በቀላሉ ማስተካከል የሚቻል ቢሆንም የኛ ትኩረት መኖር አለበት። ምክንያቱም የአየር ሁኔታ ለውጥ የሚከሰተው የኛ ችግር ሲኖር ነው። በደንብ በስነ ስርዓት አየርን ሳንበክል የማይበክሉ ነገሮችን ከተጠቀምን ለምሳሌ የነዳጅ መኪና ከምትጠቀም የኤሌክትሪክ መኪና ይሄ አሁን ደህና ሂደት ላይ ያለ ነገር ነው። ከዚህ በፊት ባጃጆቹ እንኳን ታክሲዎቹ የሚሰሩ ታክሲዎች በ በነዳጅ የሚሰሩ ቢሆኑም አሁን ላይ ግን በኤሌክትሪክ የሚሰሩ ታክሲዎች በጣም በዝቷል እና ይሄ ደግሞ አሪፍ መንገድ ሊሆን ይችላል ብዬ አስባለሁ ምክንያቱም። ይሄ ለኛ ጥሩ ነገር የሚከፍትልን ነገድ የሆነን መንገዱ በጣም አሪፍ አይነት ሁኔታ የሚያሰራን ነገር ሊሆን ይችላል። በቀጣይነት ደግሞ የምናየው እንዴት ነው ይሄን? ነዳጁ እኛ ላይ ጥሩ ነገር የሚያመጣልን ምክንያቱም አየሩን ስለማይበክለው አየሩ ካልተበከለ ደግሞ ለኛ ጥሩ ነገር ስለሚፈጠርልን ያ ሆነ ማለት ደግሞ ለእኛ ጥሩ ነገር እናገኛለን ማለት ነው። ስለዚህ ይሄ አሪፍ ነገር ነው ብዬ አምናለሁ ማለት ነው። እንዴት ይህንን ማስተካከል እንችላለን? ይሄን ማስተካከል የምንችለው በሌላ ደግሞ የቆሻሻ ቦታዎች ሊኖሩ ይችላሉ ቆሻሻ ቦታዎችን በማቃጠል አንዳንድ ነገሮችን ጥሩ ነገሮችን በመስራት ይህንን ነገር ማስተካከል እንችላለን ብዬ አስባለሁ። ቆሻሻው ነገሮችን ደረቅ ቆሻሻዎችን በማቃጠል ያው ቶሎ ብለን በርግጥ ወደ አየር ንብረት ሲሄድ የወንዙን ጫፉን ስለሚያሳንስሱልኝ ሌላ ችግር ሊፈጠር ይችላል። ነገር ግን ይሄንን ደግሞ ቶሎ ቶሎ በሚያስፈልግበት ሰዓት በምናደርግበት ጊዜ ይስተካከላል ማለት ነው። ስለዚህ ይህንን በማስተካከል የአየር ንብረቱን መጠበቅና እኛንም ከተለያየ ችግሮች ራሳችንን መጠበቅ እንችላለን ብዬ አምናለሁ። ስለዚህ ጠንክረን በመስራት እና ጠንክረን ቆሼ ሀገር አገራችንን አካባቢያችንን ጽዱ በማድረግ የአየር ንብረትን መከላከል እንችላለን። እንደውም ሌላው ደግሞ የአየር ንብረትን ልንከለከልበት የምንችለው ነገር የቆሻሻዎችን በማቃጠል ብለናል ስለዚህ ቀጣይ እጽዋቶችን በመትከል ችግኞችን በብዛት በመትከል ንብረት መመለስ ይቻላል። በብዛት እጽዋትን የምንተክል ከሆነ እና እጽዋቶች ደግሞ ተንከባክበን የምናሳድግ ከሆነ ብዙ ለውጥ ይኖረዋል ብዙ የተስተካከለ ነገር ይኖራል ሁሉም ነገር አሪፍ ይሆናል ብዬ አስባለሁ። ስለዚህ እጽዋት አንድ በምንቆርጥበት ሰዓት ሁለት ሶስት በመተካት እንዲሁም የተተከሉ ዕጽዋቶችን በመንከባከብ እጽዋት ለኛ ህይወት ስለሆኑ ዕጽዋቶችን በመንከባከብ ዕጽዋትን ሲ ሲቆርጥ ወይም ደን ሲያድን የተገኘን ሰው ያው በመቅጣት ማስተካከል ይቻላል ብዬ አስባለሁ። ይህንን የምናደርግ ከሆነ ለእኛ በጣም ጥሩ የሆነ ነገር ይሆናል። ስለዚህ ግዴታ ይህንን ነገር በስነ ስርዓትና በሚገቡ ደረጃ እጽዋቶችን እየተከልን መንከባከብ ተንከባክበንም እስከሚያድጉ የኛ ክትትል ሳይለይ መጨረሻ ደረጃ ማድረስ አለብን። እንዲሁም ህጎችን በተለያዩ ህጎችን በማውጣት እጽዋቶችን የሚነካቸውን ሰዎች መክሰስ ያስፈልገናል ብዬ አስባለሁ አመሰግናለሁ። ይሄ ነው ዛሬ ያለኝ። እና ስለተሰጠኝ እድል በጣም አመሰግናለሁ እጽዋትን ስለዚህ እንንከባከባቸው እንጠብቃቸው እን

ቤት በየ በደንብ አድርጌ ላጸዳ የምንችል በየ አንድ ቀኑ በየሁለት ቀኑ ነው። ነገር ግን በየአንድ ቀኑ ግዴታም ቢሆን ባይቆሽም መጸዳት አለበት። ምክንያቱም ቤታችን ጽዱ ካልሆነ አንደኛ ላይን የሚማርክ ነገር አይሆንም። ሁለተኛ ደግሞ ላይን መማረኩ እንደ አንድ ነገር ሆኖ ሁለተኛ ደግሞ ሰዎችን እንግዳ ሊመጣ ይችላል። ሳይታሰብ ስለዚህ እንግዳ ሲብ በሚመጣበት ወቅት ቤቱ እንደ ጽዱ ካልሆነ የተወሰነ አስቸጋሪ ነው። የሚሆነው ምክንያቱም ሰው ለመግባት ለመግባት ራሱ ወደ ቤት እንተረስታ አይኖርም ፍላጎት አይኖርም። ስለዚህ ቤታችንን በቃ ቢያንስ በየ ከቻልን በቀን ሁለቴ ብናጸደው አሪፍ ነው። እንደየቤታችን ስፋት ቤታችንን ጠባብ ከሆነ በርግጥ በቀን ያን ያህል ጊዜ ማጽዳት ላይጠበቅብን ይችላል። ነገር ግን ቤታችንን በቻልነው አቅም ለማሳመር ለማስዋብ ምክንያቱም ቤታችን ማለት እኛ ውሏችን መዋያችን ስለሆነ። የኛ ዋና የኛ መሰረታዊ ፍላጎታችን ስለሆነ በጣም መንከባከብ ይገባናል ብዬ አምናለሁ። ስለዚህ ቤታችንን ቢያንስ ብዙ ጊዜ በማጽዳት መንከባከብ አለብን ብዬ ነው የማስበው። እኔ አንዳንድ ሰው ለቤቱ ምንም ትኩረት የማይሰጥ ሰው አለ። ያን ያህል ቦታ ሳይሰጥ ቤቱን ጸዳ አልጸዳ ችግር የሌለበት ሰው አለ ግን ያ መሆኑ ጉዳቱ ለእኛም ለህፃናትም ካሉ ቤት በተለያዩ ባክቴሪያዎችን እንዲያዙና የተለያየ ችግር እንዲደርስ ያደርጋል። ስለዚህ ይህንን ነገር ማስተካከል አለብን ብዬ በትህትና መግለጥ ፈልጋለሁ። ሲል ሲቀጥል ደግሞ ቤት እንዴት ነው የሚጸዳው? ቤት በሚጸዳበት ሰዓት መጀመሪያ ከተዘ በርግጥ መጀመሪያ ቤቱ ተጸድቶ ከነበረ ላለማቆሸሽም መታገል ጥሩ ነገር ነው። ብዬ አስባለሁ ነገር ግን ቤቱ ከቆሸ ነገር ግን አንዳንድ ሰዎች ቤቱ ከተጸዳ በኋላ ስነ ስርዓት የሌላቸው ሰዎች አሉ። ጫማ አውልቁ ሲባሉ ማያወልቁ የተለያየ ነገር አድርጉ ሲባሉ የማያደርጉና ለቤቱ ያን ያህል ቦታ የማይሰጡ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎችን ማስተማር እንዴት ነው ቤት ሲጸዳ መንከባከብ ያለብኝ ቤታችንን እንዴት እንከባከበው ቤታችንን ከምን ከምን እንከባከበው በደንብ እናጽዳው በደንብ እንከባከበው? የተለያዩ ነገሮች እንዳይጎዳው በደንብ እንጠብቀው የሚለውን ነገር ተወያይተን መወሰን አለብን። ምክንያቱም አንዳንዱ ቤት አጽጂ ሊሆን ይችላል። አንዳንዱ ደግሞ ቤቱን ላያጸዳ ይችላል። ቀጥታ በቤት በተጸዳው ቤት ሁሌ የገባ የሚረብሽ ሰው ሊኖር ይችላል። ስለዚህ ቤታችን ማለት ወሰኝ መኖሪያችን ስለሆነ ቤታችንን በቻልነው አቅም ልናጸደውና ልንጠብቀው ይገባል። ቤታችን ካልጸዳ ያን ያህል ለኛ ደስ የሚል ለአእምሮአችን እርካታ የሚሰጥን ነገር ስለማይኖር ቤታችንን ብቻልነው አቅም አጽድተን መጠበቅ መንከባከብ ይገባናል ብዬ አስባለሁ። ቤት በምናጸዳበት ሰዓት ደግሞ በመጀመሪያ ደረጃ መጥረግ ያስፈልጋል ቤቱን ጠርገን አጽድተን ጠርገን ካስተካክልን በኋላ ያው በሚገባው ነገር ቤቱን መጠበቅ ይገባናል። በተለያየ በበረኪና ሊሆን ይችላል በምን ታቹን ማጽዳት አጽድተን ከጨረስን በኋላ ደግሞ መንከባከብ ትንሽ ቆሻሻ በሚኖር ሰዓት እሷን ማጽዳት እንደዛ ስናደርገው ቤታችን ሙሉ ሰዓት ወይም ሙሉ ቀን የተጠበቀና ጽዱ ይሆናል። ነገር ግን አንዲት ተፀድቶ ሳምንት የምናቆየው ከሆነ ቤታችን ተመልሶ እዚያው ይሆናል። በባክቴሪያዎች በተለያዩ ፈንገሶች ሊያዝ ይችላል የዚያኔ ደግሞ ለኛ ተጽዕኖ ይፈጥርብናል። ስለዚህ ቤታችን ማጽዳት ዋናና መሰረታዊ የሆነ ነገር ነው። ቤት ካልተጸዳ ጥሩ አይሆንም አሪፍ ነገር አይገጥምንም ቤታችን ግዴታ ግዴታ መጸዳት አለበት። ከተለያዩ ባክቴሪያዎች ከተለያዩ ነገሮች እንዲጠብቅ ቤታችን በማንኛውም ሰዓት በደንብ መጸዳት አለበት ብዬ አምናለሁ። ስለዚህ ቤታችንን በማጽዳት በመጠበቅ ራሳችንን ከተለያዩ ባክቴሪያዎች እና ከተለያዩ ነገሮች መጠበቅ ይኖርብናል። ስለዚህ ቤት ማጽዳት ያው ከሞላው ጎደል በጣም ብዙ ጥቅም አለው። ይሄን ጥቅም በማስጠበቅ ደግሞ እኛ ለህዝባችንም ለኛም ጤናን እንጠብቅ ጽዱ የሆነ ሀገርን እንገነባለን። ያን ሀገር ከገነባነው ደግሞ በጣም አስፈላጊና ሳቢ የሆነ አካባቢ መገንባት እንችላለን። ያ ደግሞ ለእኛ መሰረታዊ ነገር ነው ምክንያቱም ጽዱ የሆነና አስፈላጊ የሆነ ቦታ በምንፈጥርበት ጊዜ ለእኛ ደስታን ይሰጠናል። ማለት ነው።

በእርግጥ ቀለማትን ብዙ ሁሉንም አይነት ቀለማት እወዳለሁ። ቀለማት ደስ ይሉኛል። ነገር ግን ወደ ፒንክ ነገር የወሰደው ቀለም እንዲሁም ሰማዩ ብሉ የሆነ ከለር ሰማያዊ ከለር በጣም ቀለም ደስ ይለኛል። በጣም ቀለማት ማራኪ ናቸው። አሁንም ቢሆን ትዝታ አለብኝ ወደ አለፈው በድሮ ሰዓት ተማሪ በነበርንበት ሰዓት ብዙ ኢንተረስት የሚያደርጉኝ ነገሮች ነበሩ። በዚሁ በቀለም አይነቶች ቀለማትን ስናቀላቅል ቀለማትን ስናዋህድ በጣም ጥሩ የሆነ ትውስታ ኣለኝ። እና ቀለማት ለኔ በጣም ልዩ የሆነ ቦታ አላቸው። ቀለማት በእርግጥ አንዳንዴ ቀለምን ማየት የማይችል ይሄ የአይን ህመም አለ ቀለማት ለይቶ እና አንዳንዴ እነሱን ሳያቸው በጣም አዝንላችኋለሁ ማለት እንዴት እንደዚህ እኛ ሙሉን አሟልተን ማየት እየቻልን እንዴት እነዚህ እነሱ እንዴት ሳያሟሉ ያያሉ ብዬ በጣም ነው የማዝነው። ነገር ግን እኛም ያ ማለት እኛም ሙሉውን አሟልተን ማየት እንችላለን ማለት አይደለም። አንዳንድ ከእንስሳቶች በጣም አስተውሎ ብዙ ነገር የሚያይ አለ። አንዳንዴ ደግሞ ብዙም የማያይ አለና። ሙሉ ለሙሉ አሟልቶም የማያይ ጥቂት ነው ብዬ ነው የማስብ። ቀለማት ቀለማትን አሟልቶ የሚያይ ከዚያ ውስጥ ጥቂት ሰው ነው ወይም ጥቂት ነገሮች ናቸው ብዬ ነው የማስብ። እና ቀለማትን በጣም ነው የምወዳቸው። ቀለማቶችን እነዚህ የጠቀስኳቸው ቀለማት እንዳሉ ሁሉ ግን አብዛኛው ቀለም ደስ የሚል ነገር አለው። የሚያስደስት ነገር አለው ብዬ ነው የማስብ። ቀለማቶች እና ቀለማቶች ለሰው ልጅ ህይወት እንደ አድማቂ ሆነው የመጡ ናቸው ብዬ ነው የማስበው። ምክንያቱም ቀለሞች የሚኖሩበት ሰዓት ያው የደስታ ስሜት ቀለማቶችን በማየት ደስ እንሰኛለን። አሪፍ ነገር ውስጥ እንገባለን። ስለዚህ ቀለማቶች ለኛ ህይወት በጣም ደስ የሚል አድርገውልናል ህይወትም ብዬ ነው የማስበው። አንዳንድ ሰው በርግጥ ሰው አለ። እሱን እኔ ቀለም ወደደ ብዬ አልጠቅሰውም። ምክንያቱም ጥቁር ምንም እንደየሰው በእርግጥ ቢለያይም እንደየሰው እንትን ነገር ግን ጥቁር ጨለማን ስለሚያምርክ ጨለማ ደግሞ በአለማችን እንዴ በሱ ልጅ አስፈሪ የሆነ ነገር ነው ማለት እንዴ ከጨለማ የበለጠ መቼም የሚያስፈራው ነገር የለም። ስናየው ራሱ ያን ያህል እኛን ያስደስተናል ብዬ አላስብም። ቀለማቶች ስለዚህ ቀለማቶች እንደ ጥቁር ቀለም ማለት ነው። ስለዚህ ጥቁር ቀለምን ብዙም ለኔ ምርጫ የማደርገው ቀደም አይደለም። ግን አንዳንድ ሰው ጥቁር ቀለም ሲባል የሆነ ቀድሞ ኣእምሮህ ላይ ደስታ የሚመጣበት ሰው አለ በርግጥ እና ያ ሰው እኔ ጥሩ ስሜት አለ ወይም ጤነኛ ነው ብዬ መገመት አልችልም። ምክንያቱም ጥቁር ቀለም የአጋንንታዊው አስተሳሰሮ ነው ሰው ሊረዳው የሚችለው አሁን ምን በዚያ ነው። ስለዚህ እኔ እምወዳቸው ቀለማት አሉኝ ቢጫ ሰማያዊ የአረንጓዴ ብርቱካናማ ብዙ ጽጌሬዳ ብዙ ጽጌሬዳውን በጣም ደስ የሚል የቀለም አይነት ነው። ጽጌረዳ ቀለም በጣም ለኛ የደስታ ስሜት የሚሰጥንና የሚያስደስትን የቀለም አይነት ነው። ስለዚህ ብዙ አይነት የቀለማት አይነቶች አሉ ቀለማት አይነቶች ደግሞ ለኛ ጥሩ የሆነ ስሜት ይፈጥሩልናል። አሪፍ የሆነ ነገር እንድንደሰትበት በቀለማቶች ፈጣሪ ሌሎች ነገር ሲፈጥር ለህይወት ማድመቂያ ብሎ የሰጠን ይመስለኛል። ቀለማቶችን ምክንያቱም አስተውላችሁ ከሆነ ቀለም ባይኖር እጽዋቱ አረንጓዴ ባይሆን ሰማይ ሰማያዊ ባይሆን ውበት የሚባል ነገር አለም ላይ ይኖራል ብዬ አላስብም። ስለዚህ ፈጣሪ ፍጡራንን ፈጥሮ ውበት ጨምሮን ነው የፈጠርን። እና ለዚህ ደግሞ ፈጣሪ አምላካችንን አምላካችንን ማመስገን አለብን። እግዚአብሔር አምላክን አመሰግናለሁ። ምክንያቱም እንደዚህ ቀለማቶች በህይወት ውስጥ ስለጨመርክልን ነው። እና እንደዚህ አይነት ህይወት እንድንኖር ስላደረከን በጣም ነው የምናመሰግን። እግዚአብሔር አምለክ ሆይ ምክንያቱም አንተ ለእኛ የተሻለ ነገር ስለፈጠርክልን ቀለማት ለውበት ማዳመቂያን ስለሆኑ እነሱን አንተ ደግሞ ፈጥረህናል። እና በጣም እናመሰግናለን። እና ቀለማቶች እንደ ኣጠቃላይ ለኛ ለውበት መስዋቢያና ለኛ ጥሩ የሆነ ነገር ፈጥሮልናል ብዬ አምናለሁ። አመሰግናለሁ።

የምወደው ሙዚቃ አይነት ያው ህፃንነትም ስለነበር ከዚህ በፊት እምወደው የነበረ ትንሽ ቢቱ ከፍ ያለ እና የሆነ ዳንሳዊ ዳንስ ነገር የያዘ ነገር እንደ አለ አይደል እንደ ኤሌክትሮን ሙዚቅ ሙዚቃ ሆኖ ብቻ ይሆንልህ በጆሮአችን ስንሰማው ብዙም ሞቅ ያነን ነገር ነው ደስም የሚል አይነት ነገር አይፈጥርልንም። የመረጋጋት አይነት ስሜት አይፈጥርልንም። ነገር ግን ቀስ በቀስ በጊዜ ሂደት አሁን ላይ እየሰማሁት ያለ ሙዚቃ ለስ ለስ ያለ ሙዚቃ ነው። ጃዝ ነገር አሁን ለይ ባለሁበት ሁኔታ ጃዝ ነገር ይመቸኛል ምክንያቱም ጃዝ ሙዚቃ በጣም ደስ የሚል ስሜት ይፈጥልኛ። ጃዝ ሙዚቃ ላይ አሁን ላይ በጣም ምወደው አይነት የሙዚቃ አይነት ጃዝ ነው። ከዚያ ውጪ ሌላ ደስ የሚለኝ ሳነብ ሳጠናም አምሰም ማዳምጠው እንደ ሞዛርት ኢፌክት አይነት ደስ የሚሉ ድምጾች አሉ እነሱ እነሱን እሰማለሁ። ከዛ ውጪ ደስ የሚል የሚያዝናና አይነት ሙዚቃዎች ስለሆኑ እነሱን አዳምጣለሁ በብዛት። ነገር ግን ከዚህ በፊት ሞቅ ያለ ሙዚቃ በምሰማበት ጊዜ ሰምቼው እየሰማሁት እያለ ያው ሀይል ምናምን ይሰጣል ደስ የሚል ስሜት አለው። ነገር ግን እየቆየ ከሙዚቃው በኋላ ደስ ድብርት ነው የሚፈጥር ምክንያቱም በዚህ ኢነርጂ ስላልተገኘን ድካሙ የሌላ ነገር ስለሚፈጥርብን ያ ደግሞ ለኛ አስደሳች የሆነ ስሜት አይፈጥርልንም ማለት ነው። ስለዚህ አሁን እኔ አንዳንድ ሰዎችን ልመክርም የሚገባኝ ሙዚቃ ስንሰማ ወደ ውስጣችን እንድናዳምጥና ደስተኛ አይነት ስሜት እንዲፈጥርልን ነው መሆን ያለበት። ምክንያቱም ውስጣችንንም እማናዳምጥና ደስተኛ አይነት ስሜት የማይሰማን ከሆነ ያ ምንድነው? ለስኬት ምንደርስ አንሆንም። ምክንያቱም ስሜታችንን መቆጣጠር አንችልም በቀላሉ በተደያዩ ነገሮች እንጠቃናለን። በነገሮች ጋር ጥገኛ ሆነን በእነዚያ ነገሮች የመጠቃት እድላችን ከፍተኛ ስለሚሆን። ያ ደስ የሚል ነገር አለው ብዬ አላስብም። ስለዚህ ይሄን ነገር በማስተካከል እኛ የሙዚቃ ፍቅራችንን በመጨመር እንዲሁም ምንወደውን ሙዚቃ ለይተን በማወቅ አንዳንድ ሙዚቃዎች አሉ። አንዱን በመሳደብ አንዱ ይሄ ምንም በመሳደብ እንደዚህ ሰዎችን አስደስታለሁ ምናምን ይሄ ጥሩ አይደለም። በርግጥ አብዛኛው ሰው አሁን አሁናዊ ያለበት ሁኔታ ይሄ ቢሆንም ነገር ግን ሰዎችን እንደዚህ በማድረግ አስደስታለሁ እንደዚህ በማድረግ አስደስታለሁ ይሄ እስከመጨረሻ ደረጃ የሚያደርስ ነገር አይደለም። ምክንያቱም ሁላችንም ፈጣሪ አለን ፈጣሪያችን ደግሞ እንደዚህ ሰው ልጅ ታላቅ ፍጡር ነውና። ታላቅ የሚያከብረው ፍጡር ነውና ያንን ፍጡር ደግሞ እኛ በምንነካበት ጊዜ። እኛ በምን አሽማቀቅበት ጊዜ በጣም ፈጣሪን ደስ አይለውም። ስለዚህ እኛ ለሰው ልጅ ክብር በመጀመሪያ ይኖራል። ክብር ሰው ልጅ እየኖርን ሲመጣ ደግሞ ፈጣሪ ለኛ ብዙ ነገር ያድለናል ያን በመጠቀም ደግሞ እኛ ፈጣሪያችን አስደስተን እኛም ደስተኛ እንሆናለን ማለት ነው። ስለዚህ ደስተኛ ለመሆን ፈጣሪያችንን ማክበር አለብን። ፈጣሪያችንን የምናከብረው ደግሞ እሱ የፈጠረውን ፍጡር በማክበር ነው። ስለዚህ የሰውን ልጅ ትልቁ ፍጡሩ ነውና ለእግዚአብሔር እኛ ለሰው ልጅ ክብር በመስጠት የእግዚአብሔርን ክብር መግለጽ እንችላለን ብዬ አምናለሁ። አንዳንድ ሰዎች ቀጥታ ሙዚቃውን ከምን ጋር ያይዙታል ከስድብ ጋር ካልሆነ ነገር ጋር ይሄ ደግሞ ምንም ደስ የሚል ነገር የለውም። ምክንያቱም የሰው ልጆችን በመስደብ ደስታ ይገኛል ብለን የምናስብ ከሆነ ያ የተሰተነ ነገር ነው። ምክንያቱም የሰው ልጅ በምሳሌ ደስታ አይገኝም ደስታ ያለው በየራሳችን ነው። እኔም የራሴን የምደሰትበት ነገር አለኝ። ሰው ሌላውም የራሱ ስለዚህ በየራሳችን በውስጣችን እንደሰታለን እንጂ ሌላውን ዝቅ በማድረግ እኛ የምናገኘው ደስታ የለም። እነሱም እኛን ዝቅ በማድረግ የሚያገኙት ደስታ የለም። ስለዚህ ይህን ነገር በማስተካከል ለኛም የተሻለ ህይወት የምንዋደድበት ህይወት የምንፋቀርበት ህይወት አንዱ ከአንዱ ደስ ተሰኝቶ የሚኖርበትን ህይወት እና ለፈጣሪያችንም ለአምላካችን ለኢየሱስ ክርስቶስም ደስተኛ የሆነን በፍቅር የምንገልጽበት ስለሆነ ይህንን ጠብቀን ብናቆየው ደስ ይለኛል። አሁን ለመጡት ትውልዶችም የዚህን በጋራ ብንከላከል አሪፍ ነው ብዬ አምናለሁ

አዎ የአመራር ሚና አለኝ ከዚህ በፊት። አስታውሳለሁ ስምንተኛ ክፍል ጁኒየር በምንባልበል ወቅት። አንድ ቀን። የሆነ አጋጣሚ ከውጭ የመጣ ድርጅት። ትፈልጋላችሁ በሚል ሰው አስመዝግቦኝ ወጣቶች ይፈልጉ ነበረ። ተመዘገብንና ስብሰባው ላይ ሄድን። ስብሰባው ከሄድን በኋላ እኛ የተመረጡ ወጣቶች ተደራጅታችሁ። አቻላቻ የሚባል አላማውም ወጣቶችን የስነ ተዋሉ ችግር እንዳይደርስና ከኤች አይ ቪ ኤድስ ወጣቶችን እንዴት እንከላከላለን የሚል ነበር። በዚያን ወቅት በጣም ብዙ ሰዎች። ለመግባት ፈልገው ነበር አልገቡም የዚያኔ እኛም። አበል ነበረን ገንዘብ በገንዘብ እንቀበል ነበርና የዛን ወቅት። እኛ የዛን በነበርንበት ሰዓት። አባላትም አለ የቡድኑም መሪ ነበር እና እዚያን ወቅት እኔ ቡድኑን እመራው ነበር። በመመራበት ወቅት ያው ከባድ ነው የሰው ልጅ መምራት ምክንያትም የሰው ልጅ። የተለያየ እንደ መልካችን እንደ አለባበሳችን የተለያየ አስተሳሰባችን ነው ውስጣችን እያንዳንዱ አስተሳሰብ ማለት ነው። ይሄን አስተሳሰብ ደግሞ የአንዱ ጉዳት ሊያመጣ ይችላል አንዱ ጥሩ ነገር አንዱ መጥፎ ነገር ሊያመጣ ይችላል። ይሄን ነገር ደግሞ እኛ ወደ አንድ ነው ወደ ተደራጀህ። እንዲሁም መጨረሻ ላይ ውሳኔ ሊያስወጽን ወደሚችል ነገር መቀየር ስለሆነ። ይሄ ደግሞ በጣም የተወሳሰበ ነገር ችግር ነው። ምክንያቱም ይህንን ወደ አንድ ለማምጣት መጣር ማለት በራሱ የተወሰነ ልፋት የሚጠይቅ ነገር ስለሆነ። ይህን ነገር እንዴት እናመጣዋለን? እንዴት እናስተካክለዋለን? እንዴት ወደ ተሻለ ነገር ቀይረን ያንን ደግሞ ወደ ጥሩ ነገር። ወደ ገንዘብ ወደ አመራሩን ወደ ገንዘብና ወደ ተለያዩ ጥቅማ ጥቅሞች አድርገን እንዴት ማህበረሰባችን እንጠቅማለን የሚለውን ለማምጣት የተወሰነ አስቸጋሪ ነው። ስደት የሀላፊነት ቦታ በምንሆንበት ወቅት። ብዙ ችግሮች ስለሚገጥሙን እነዚህን ችግሮች ደግሞ እኛ ተስፋ ሳንቆርጥ ሳንዘናጋ። በሚገባን አቅምና በምንችለው መጠን እነዚህን ለማለፍ ጥረት በምናደርግበት ወቅት የጥረታችን ደግሞ ዞሮ ዞሮ ስኬት ላይ የመድረሱ አይቀርምና። ስኬትን እየጠበቅን እኛም አመራርነት ሚናን ማስተማር ያለብን በርግጥ አመራርነት በቀላሉ የሚገኝ አይደለም። አንዳንዴ ከደም ይገኛል አንዳንዴ ግን ጥሩ የሆኑ ስልጠናዎች አሉ ብዙ መስዋዕትነት ተከፍሎ የሚሰጡት ስልጠናዎች የገንዘብ በገንዘብ ብዙ ተከፍሎባችሁ የሚሰጡ ስልጠናዎች አሉ። እነዚህ አንድ በቀላሉ በኢንተርኔት ልናገኛችሁ እንችላለን። ስለዚህ አመራርነት ምንድነው? መምራት ሲባል። እንዴት ነው የምንመራ የሚለውን ነገር ያ በጣም ፍላጎት ኖሮን ትኩረት ሰጥተን የምናየው ከሆነ ያደርጉ ወደ ስኬት። ያደርሰናል ብዬ አምናለሁ። ስለዚህ ስኬት ላይ ለመድረስ ወሳኙ ነገር ብዬ የማስበው እንደኔ የአመራርነት ሚና በጣም ትልቁን ጨዋታ ይጨዋቷል ብዬ ነው የማስበው። ስለዚህ የአመራርነት ሚናችንን እኛ በመጨመር የህዝቡንም የማህበረሰቡንም ለውጥ በማሟላት ወደ ስኬት እንድንደርስ እኛ በራሳችን ተጽዕኖ ግፊት ማድረግ አለብን ብዬ አምናለሁ ይሄ ደግሞ የኔ እምነት ነው። ስለዚህ እንዴት ነው ወደ ስኬት እንድንደርስ የእኛ ከእኛ የሚጠበቀው እና ከእኛ ማድረግ የሚገባን ነገር ምንድን ምንድነው? የሚለውን እኛ እንደዚሁ በቀላሉ ሳናይ በደንብ አድርገን ትኩረት ሰጥተን መመርመር ይገባናል ብዬ አስባለሁ። እንዲሁም የአመራርነት ሚና እኛ ከለመድነው በኋላ በተለያዩ ለማህበረሰቡ ክፍሎች በማልመድ ይህንን ነገር ወደ ጥሩ ሁኔታ መቀየር እንችላለን ብዬ አምናለሁ። ስለዚህ ሁላችንም የአመራርነት ሚናን በማጎልበት እና ትኩረት ሰጥተን በመስራት የማህበረሰባችንና የኛንም ህይወት ለውጥ ውስጥ ማስገባት አለብን ብዬ አምናለሁ። ያ ደግሞ እኛን እንደ አጠቃላይ የምንፈልገውን ህይወት እንድንኖርና አላማችንን አሳክተን በግብ በተሟላ ሁኔታ እንድንኖር ጥሩ መንገድ ይከፍትልናል ብዬ አስባለሁ። እንደ አጠቃላይ አመራርነት ሚና ከዚህ በፊት ነበረኝ ያው ሚናዬም ይህን ይመስል ነበረ ስለነበረን ቆይታ አመሰግናለሁ በጣም አመሰግናለሁ።

ታሪክ መንገር እወዳለሁ። እንዲሁም የሶሻል ተማሪ ከመሆኔ አንፃር ታሪክ የተወሰነ አንብቤያለሁ ያው ያን ያህል ባይባልም ግን ታሪክ መንገር እወዳለሁ። ታሪክ ለመንገር ያህል አንደኛ እኔ እንደውም ለምን ታሪክ እየነገርኩ አላወራችሁም? እና ዛሬ የምነግራችሁ ታሪክ ከብዙ አመታት በፊት በአጼዎቹ ዘመን የነበረ አንድ ታሪክ ነው። እሱም የ አጼ ቴዎድሮስ ታሪክ ነው የምነግራችሁ። አጼ ቴዎድሮስ ካሳ ሀይሉ ይባል ነበር። ያው የስልጣን የማዕረግ ስሙን ከማግኘት በፊት ካሳ ሀይሉ ይባል ነበር። ካሳ ሀይሉም በተለያዩ ቦታዎች እሱም ህልሙ አንድ ኢትዮጵያን አንድ የማድረግ ህልም ነበረው እና በተለያዩ ቦታዎች የተለያዩ ጦርነቶችን አድርጓል። በርግጥ በዚያን ወቅት ጦርነት ያደረገበት ምክንያት ኢትዮጵያ በአንድ በየጁ በሚባል ስልጣን የእጁ በሚባል ቤተሰብ ብትመራም አንድ ቦታ ነገር ግን የህዝቡ ተከፋፍሎ ይኖር ነበር። ህዝቡ ተከፋፍሎ በሚኖርበት ወቅት ደግሞ ያን ያህል አንድ ማምጣት የሚሞክር ሰው አልነበረም። ነገር ግን ይሄንን ደፍሮ የሞከረው ታላቁ ካሳ ሀይሉ ነበረ። ካሳ ሀይሉ ከጎሹ ከጎጃሙ ጋር ከነ ብዙ መንግስታቶች ጋር ባደረገው ጦርነት አራት ዋና ዋና ጦርነቶችን አድርጓል። ከእነዚያም ጦርነቶች ውስጥ ከጎሹ ጋር በጎጃም ያደረገው ጦርነት ተጠቃሽ ነው። ያንን ጦርነት በሚያደርግበት ወቅት ህዝቡን ከእሱ እየራቀው ማህበረሰቡም እየሸሸው ሄደ። ምክንያቱም እሱ እንድ አንዳንዴ ሰዎች አላማችንን ለማሳካት ቁርጠኛ መንገድ ስንከተልና ጥሩ መንገድ ብለን የምናስበውን በምንከተልበት ጊዜ የሰው ልጅ ለኛ መሰናክል ይሆናሉ። እናም እሱም የገጠመው ይሄ ነበር መሰናክሉ በዛበት ሰው ሊረዳው አልቻለም። ያንን ደግሞ በጣም በጣም ከባድ ነገር ነው። የሰው ልጅ ሳይደግፈን እኛ ጦርነት በምናስነሳበት ሰዓት በዚያ ላይ እሱ ደግሞ የተሟላ ሀይል ስላልነበረው ያ ችግር ገጥሞት ነበር። ነገር ግን ካሳ ሀይሉ በጥረትና ህዝቡን በማንቀጥቀጥ ማንኛውንም ሰው እንዲገዛ በመድረግ አንድ ወደ አንድ ኢትዮጵያን አምጥቶልናል። በርግጥ እንደዚያ በሚያደርግበት ሰዓት እነ አጼ ሚኒሊክና አጼ ዮሐንስ ያው እሱን ለመቃወም ይፈልጉ ነበር በተለያዘ አጼ ዮሐንስ እንግዲህ ልጆች መጥተው ኢትዮጵያን ሊወሩ በሚመጡበት ጊዜ መንገድ እየመራ ይሄ ነው። ይሄ ነው ቦታው ይሄ ነው ቦታው በማለት በ እያሳየ መንገድ እየመራ ኢትዮጵያን እንዲያዙ ቤቱ ድረስ በማምጣት አጼ ቴዎድሮስን። ሊያሲዝ ሲሞክር አጼ ቴዎድሮስ ግን በእንግሊዝ እጅ ቀኝ እጅ አልያዝም ብሎ ራሱን በጥይት አጠፋ። ስለዚህ ከአጼ ቴዎድሮስ ምንም እንማራለን በቁርጠኝነት አላማችንን መከተልና ለአላማችን ስንል እስከ ወዲያኛው እስከ ሞት ድረስ መስዋዕትነት መክፈል እንችላለንና። በእርግጥ የዚያኔ እሱ አምኖ እኮ እንግሊዞችን ሁሉን ነገር መስጠት ይችል ነበር። ከዚያ በሰላም መኖር ይችል ነበር ነገር ግን እንደዚያ ከምሆን ራሴን ለምን አላጠፋም? ከዚህ ሀገሬ ከጠፋችኝ እኔም እንደጠፋው ነውና ብሎ በጀግንነት ራሱን የሰዋልን መሪ በታሪክ በጣም ትልቁ የኢትዮጵያ ንጉስ አጼ ቴዎድሮስ ቴዎድሮስን በነገራችን ላይ በጣም የምወደው ንጉስ ነው እንደ ግለሰብ ደረጃ በጣም የምወደውና የማከብረው ንጉስ ነው። በእርግጥ ታሪኩን አሁን በአጭሩ ነው እንጂ ያቀረብኩት በውስጡ ብዙ አስደናቂና ብዙ እሚገራርሙ ታሪኮች አሉት። ስለዚህ ይህን ታሪክ መጽሐፎችን በማገላበጥ እንደዚህ አይነት ታሪኮችን እንድትአዩ አበረታታለው። በተለይ የአጼዎቹ ታሪክ በጣም ደስ የሚል ታሪክ ያለውና ሲጻፍም ባሪፍ ሆኖ ስለተጻፈ ደስ የሚል አይነት እንትን ያለው መጽሐፍ ነው የኢትዮጵያ ታሪክ የኢትዮጵያ የስንት አመት ታሪክ ነው። በሚል መጽሐፍቴ ቁልጭ ብሎ ስለቀረበ እሱን በደንብ በማንበብ ደስ ተሰኝተን ስለሀገራችንም ስለ ሁሉም ነገር ማወቅ እንችላለን። ያለምንም ታሪክ ደግሞ ከሌላ ቦታዎች እናይ በመፈለግ ማጥናት እንችላለን። ያን ያጠናነው ደግሞ ደስ የሚልና ሳቢ ሆኖስ ልናገኘው ስለምንችል ለኛ ደግሞ በጣም ደስታን ይፈጥርልናል ሀገራችንን ባህሉን ወጓን እንድናውቅ ስለሚያደርገን። ደስ የሚል ነገር ነው ብዬ አስባለሁ። እንደ እኔ በጣም ደስ የሚል ደስ የሚያሰኝና አሪፍ የሚባል አይነት ነገር ስለሆነ

ሳንቲም መቆጠብ ያው ጥሩ ነገር እንደሆነ እረዳለሁ ነገር ግን እኔ ሳንቲም አልቆጥብም የምቆጠብ አይነት ሰው የምባል አይደለሁም። ምክንያቱም ለኔ ለራሴ የምሰጠው ምክንያት ተማሪ ስለሆንኩ በአሁኑ ወቅት ሳንቲም የመቆጠብ አቅሙ ብቆጥበውም ያን ያህል አንደኛ ያን ያህል ገቢ ስለሌለኝ ብዙ ሳንቲም ስለማላገኝ ያን ያህል ብቆጥበው ለውጥ ያመጣል ብዬ ስለማስብ ነው። ሁለተኛ ደግሞ ሳንቲም መቆጠብ ያን ያህል ለኔ አስፈላጊ ነገር ነው ብዬ ስለማላስብ ነበር። ነገር ግን ሳንቲም መቆጠብ በጣም ወሳኝ ነገር እንደሆነ አሁን ላይ ተረድቻለሁ። ሳንቲም በምንቆጥበት ጊዜ ብዙ ነገሮችን ጥቅም እናገኛለን ያው ሳንነቅ ትንሽ ሳንቲም ነው ብዙ ሳንቲም ነው ሳንል ሳንንቅ። ያገኘነውን ገንዘብ መቆጠብ ጥሩ ነው ብዬ አስባለሁ። ምክንያቱም ትንሿ ገንዘብ አንደኛ ትንሿ ገንዘብ በምንቆጥበት ጊዜ ወደፊት ደህና ገንዘብ ብናገኝ ያን ያህል እንዲሁ በቀላሉ ስለማናጠፋው ያ ደግሞ ለእኛ ጥሩ የሆነ አጋጣሚ ይፈጥርልናል ብዬ ብዬ አስባለሁ ለእድገታችን መሰረት ነው። ምክንያቱም ገንዘብን ዝም ብሎ ያላግባብ ማውጣት መጨረሻው አያምርም የሆነ ወደ ጉዳት ነው እኛን እየወሰድን የሚሄድ ስለዚህ። ገንዘብ መቆጠብ ጥሩ ነገር ነው። ብዬ ስለማስብ ገንዘብ ሁላችንም በመቆጠብ ሀላፊነታችንን እንወጣ እያንዳንዱን ነገር በገንዘብ በገንዘብ ሊገዛ የሚችል ብዙ ነገሮችን ሊያልፈን ይችላል እኛ ዝቅ እንላለን። እኛ ያሰብነው አላማ በገንዘብም ሊያስፈልገው ሊሆን ይችላል። ያንን ደግሞ ለመሟላት ግዴታ ገንዘብ ስለሚያስፈልገን የገንዘብ አጠቃቀማችን ደግሞ በኬርለስነት መሆን የለበትም። ሁሉም በ ሁሉንም ነገር በታቀደ መልኩ ለምንድነው የሚወጣው ይሄ ወጪ ለምን ያስፈልጋል? ወጪው መውጣት አለበት ነው የለበትም? የሚለውን በጥልቀት በመመርመር መፈለግ አለብን። የዚህን ችግር ውስጣዊ ሁኔታውን ማለት ነው። እንዴት ነው? ለምንድነው? ገንዘብ የምናጠፋ የምናጠፋበት ገንዘብ ምክንያቱ በቂ ነው አሰማኝ ነው። በብዙ አቅጣጫ የተመረመረ ነው ከብዙ ነገሮች አንፃር የታየነው። እንዲሁስ ገንዘብ ማጥፋታችን ለእኛ ጥቅም ይሰጠናል ካጠፋነው በኋላ የምናደርገው ላጠፋንለት ገንዘቡን ላጠፋንለት ነገር። ጥሩ ነገር ይሰጠናል ጥሩ ነገር ወደ እኛ ያመጣል የሚለው ነገር በመመርመር ይሄንን በማወቅ ወደ ገንዘብ መቆጠብ መሽጋገር አለብን። ጎንዘብ ማቆጠብ ከሆነ አንድ ቀን ገንዘብ ይኖረናል። ነገር ግን በተከታታይ ጊዜ ገንዘብ አይኖረንም በዚያ ላይ ደግሞ ገንዘብ ተጠራቅሞ ተጠራቅሞ ነገር ስለሚቆጠብ ያ ደግሞ የራሱ የሆነ ጉዳት አለው። ብዬ ስለማስብ ይህን ነገር በማስተካከል እኛ የሚገቡን ሚና መወጣት አለብን። ይህንን ካስተካከልን ለእኛ ደግሞ ጥሩ ነገር ይሆናል። ብዬ አስባለሁ እና ያው እንደተረዳችሁኝ እርግጠኛ ነኝ። ምክንያቱም ገንዘብ መቆጠብ ማለት በጣም ጥሩ የሆነ ነገር ነውና ይህን ነገር በማስተካከል እኛም ገንዘብ ቆጣቢ ሆነን ህዝባችንንም እንዲቆጥብ አድርገን። አማራ ብድርና ቁጠባ ተቋም እዚያ ወስዶ ወይ ደግሞ ባንክ የተለያዩ ባንክ ንግድ ባንክ አለ አቢሲኒያ ባንክ አለ ኦሮሚያ ባንክ አለ ስንቄ ባንክ አለ። ብርሃን ባንክ አለ ዳሽን ባንክ አለ እናት ባንክ አለ አባይ ባንክ አለ ንብ ባንክ አለ አዲስ ዘመን ባንክ አለ ብዙ ዘመን ባንክ አለ። የተለያዩ ባንኮች ጋር በመቆጠብ እኛ ለምንፈልገው ስኬት በገንዘብ አንፃር መብቃትና መድረስ ይገባናል። ብዬ ስለማምን ይሄን ደግሞ በሚገባና በሚተነተን እንዲሁም ትክክለኛ በሆነ መረጃ መልኩ ይሄን ነገር ማሳካት አለብን። ብዬ ስለማምን እባካችሁ ይሄን ነገር እንድትረዱን ስንል በአክብሮትና በትሄድና እጠይቃለሁ። ስለሆነም ይህንን የገንዘብ አቆጣጠባችንን በማሳደግ የህብረተሰባችንን ለውጥና የማህበረሰቡን የንቃተ ህሊናን አሰተታፉን ማስተካከል አለብን። ስለዚህ ከእኛ ከሁላችንም የሚጠበቀው ገንዘብን በአግባቡ በመቆጠብ አላስፈላጊ ወጪዎችን በመቀነስ ለስኬት መብቃትና በገንዘብ ነፃ የመሆንና የገንዘብ ነጻነታችንን ማወጅ ይገባናል ብዬ አስባለሁ። ስለዚህ ገንዘብ በማጣት ምንም ነገር ሊባክን አይገባም ሁሉም ነገር ገንዘብ ሲኖር ጥሩ ይሆናል ብዬ የራሴ የአስተሳሰቤ የእምነቴ ውጤት

በብዙ ህዝቦች መካከል መሆነ ያው ብዙም ምቾት አይሰጥም። ምክንያቱም ብዙ ሰዎችን ተሰብስበው ነጻነት አይሰጥም ለእያንዳንዱ ነገር ነጻነት አይሰጥም በተለይ ደግሞ በህዝብ ተሰብስበ ህዝብ መካከል። መኖር ማለት በጣም የሚያስጠላ አይነት ሁኔታ ነው። አሁን ለምሳሌ እኔ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የኢኮኖሚና የአመራርነት ስልጠና እየሰለጠንኩ እገኛለሁ። ነገር ግን በምንማርበት ወቅት በግቢው ውስጥ ባለው ዶርም ውስጥ ስንኖር አብዛኛው ተማሪ የዶርም ንጽህናውን አይጠብቅም። ያ ማለት ደግሞ በብዙ ህዝብ መካከል ስንሆን ለኛ ደህንነት የሚሰማን አይነት ሁኔታ ያጋጥምናል ብዬ አላስብም። ያ ማለት ደግሞ አንዱ ጥፋቶችን ጥፋት ሊሆን ይችላል። ስለዚህ ይሄን ነገር በማስተካከል በመቅረፍ ለእኛ ጥሩ የሆነ ደረጃ ላይ እንድንደርስ ሲያደርግ ስለዚህ። በህዝብ መካከል መሆን የሚያስጠላው ሁለተኛው ነገር እኛ በምንኖርበት በዩኒቨርሲቲ ውስጥ የጽዳት አጠቃቀም ነው። ብለናል አንደኛ በሁለተኛ ደረጃ የምንጠቅሰው ደግሞ አብዛኛው ተማሪ ሽንት ቤት በሚጠቅምበት ሰዓት በጣም አጠቃቀሙ ስለሚያስጠላ ሽንት ቤት ራሱ ለመግባት ያን ያህል ደስተኛ አይነት ስሜት አይሰጥም። ስለዚህ ይህና የተለያዩ ነገሮች ተደማምረው በህብረት መኖርን የሚያስጠላና በጣም አስቀያሚ ነገር እንደሆነ እናደርገዋለን ማለት ነው። ይሄ ደግሞ ለእኛና ለህዝባችን እንዲሁም ለማህበረሰቡ የተለያየ ወደኋላ የሚያስቀሩ ችግሮችን ይፈጥራል። ስለዚህ በህብረት በምንኖርበት ወቅት እኛ ተላምደን ሌላውን ነገር ጥሩ ደረጃ እንድንደርስ መሆን አለበት ብዬ አውስባለሁ። ለምሳሌ በጋራ በምንኖርበት ሰዓት በፍቅርና በደስታ በተሞላ እያንዳንዱ ነገር በንቃትና በአስተውሎት በማየት እያንዳንዱ ነገር የኔ ነው ባይነት ስሜት ተሰምቶን ያንን ነገር መፈጸም ይገባናል ብዬ አስባለሁ። ምክንያቱም የኔ አይነት ስሜት የማይሰማን ከሆነ ነገሩን በደንብ አድርገን ልንቆጣጠረው ልንጠብቀው እንችላለን ብዬ አላስብም። ምክንያቱም እንዴት ሆኖ የሰው ልጅ አብሮ እየኖረ የኔ አይነት ስሜት እንዴት አይሰማውም? አንዳንዴ እኮ ዶርም አብሮ ዶርም ማደሪያ ዶርም ሲቆሽሽ እኮ እኔ ምን አገባኝ የኔ ብቻ ይመስል የሚል አይነት አስተሳሰብ ያለው ህዝብ ጋር ስለምንኖር ይሄን ደግሞ ለመቅረፍ ህዝቡ በጣም በመማር አለበት። እንዳንል ደግሞ ከአሥራ ሶስት አመት ተምሮ ያላወቀ ከዚያ በኋላ እንዴት አይነት እውቀት ውስጥ ሊገባ ይችላል? ይሄ በራሱ ብዙ ችግሮችን ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንዴት የሰው ልጅ ያን ያህል አመት ተምሮ ያን ያህል ጊዜ ይህንን እንዴት ማወቅ ያቅቷል? ለሌሎች በሚያስተምርበት በዚህ እድሜው እንዴት እንዴት አድርጎ ይህን ነገር ለማስተካከል እንደተሳነው ለመረዳት በጣም ብዙ ርቀት መሄድ ይኖርብናል። ምክንያቱም እንዲህ በቀላሉ ተረድተን ልንገምተው የምንችለው ነገር ስላልሆነ። ይሄን ነገር ደግሞ ትኩረትና በአግባቡ የተለያየ ምርመራዎች በማካሄድ በአግባቡ በመጠበቅ ወደ ተሟላ ደረጃ ምርመራ መሄድ አለብን። ምክንያቱም ሜትሮሎጂ ይሄን ነገር እንዴት ብሎ እንዴትስ አድርጎ ወደዚህ ደረጃ ሊያመጣው እንደቻለ። በቀላሉ ለመገመት አደጋች ስለሚሆን ይሄን ነገር። መንግስትም እኛም በተሟላ ሁኔታ ምርመራ በማድረግ። ምንድነው የጎደለው ነገር ምንድነው? ህዝቡ በጋራ ሲኖር? የሚከብደው በግል ሲኖር ግን የራሱን ለመጠበቅ የሚሯሯጠው። ለምንድነው ከምን የመጣ ነው? ይሄ የህዝቡ ችግር ነው። የመንግስት ችግር ነው? ወይስ ደግሞ ምሳሌ ሽንት ቤት በሚቆሽበት ሰዓት ላይ መንግስት ያንን አላሟላ ብሎ ነው። ያው የመንግስትም ችግር አለ። በርግጥ ምክንያቱም ውሃ ለሽንት ቤት የሚሆነው አሁን ሳይሟላ ተማሪው ያንን ደግሞ ለመጠበቅ የማይችሉበት ሁኔታ ሊፈጠር ይችላል። ስለዚህ የአንድ ግለሰቦች የአንድ ተቋም ብቻ ችግር ስላልሆነ። መንግስት ከሚገባው አካላት ጋር አብሮ ሆኖ ይህንን ነገር ለማስተካከል መስራት አለበት ብዬ አስባለሁ። ይሄ ግዴታና ግዴታ የሆነ ነገር ስለሆነ ይሄንን ነገር። በአግባቡ በመጠበቅ እንዲሰራ አሳስባለሁ። ምክንያቱም እንዴት ተብሎ ይሄ ነገር በስነ ስርዓት አይሰራም? እንዴትስ ለምንስ ወዴትስ እንዴት ነው? በጥንቃቄ ተሰርቶ ለህብረተሰባችን ለውጥና ትጋት የማይቀመጠው? ስለዚህ ይህን ነገር በአግባቡ በመጠበቅና ጥሩ ሁኔታ በማስቀመጥ።

የምወደው ከተማ በአሁን ሰዓት እኔ ካለም ከተባለ ኒውዮርክ ይመቸኛል ምክንያቱም ኒውዮርክ የቢዝነስ ከተማ ነው። በዚያ ላይ ደግሞ የከተማው የፎቆች አቅማመጥ በጣም ደስ የሚልና ለማራኪ የሆነ ቦታ ነው። ኒውዮርክ ከከተሞች አሁን ላይ ደስ ትተኛለች። በርግጥ እንደ አለም ስትጠቀም የአሜሪካ አክተሞች ደስ የሚል ነገር አላቸው ምክንያቱም የአለም ቀዳሚ ከተማ እንደመሆናቸው መጠን ያን ያህል የተበከሉ አይነት ከተሞች አደሉም። የአየር ንብረታቸውም አሪፍ ነው በዚያ ላይ እፅዋትም አላቸው። ቀድምና በጣም ሀሪፍ የሚባለው የኮንስትራክሽን ወይም የህንፃ ዲዛይን ጥበብ የታየባቸው ከተሞች ናቸው። ከእነዚያ ውጭም ሌሎች ከተሞችም ቢኖሩ ነገር ግን በዋነኝነት እነሱ የ አሜሪካ ከተሞች ጥሩ የሆነ የሚባል የኮንስትራክሽን ዲዛይን ስላለ ደስተኛ የሆነ ሀገርን እንዲገነቡ የሆኑ ቦታዎች ስለሆኑ ይስባሉ ደስ ይላሉ። እና በጣም የኔ ፍላጎት የሆኑ ከተሞች ናቸው። ከዚያውች ወደ ሌሎች አውሮፓ አገራት ብንሄድ ለምሳሌ የጃፓን ከተሞች የህዝብ ብዛት ከመብዛቱ አንፃር ያን ያን እንደዚያ ውብ ሆኖ መቀመጥ ማለት በጣም የሚገርምና የሚደንቅ ነገር ስለሆነ ያ አንድ በጣም ለኔ የሚያነሳሳኝ ነገር ነው። ወደዚያ እንድኖር ነገር ግን አፍሪካ ከተሞች ስንመጣ ሀሪፍ ነው ከተሞች ምሳሌ አዲስ አበባ አሁን በእድገት ላይ የልጅ ከተማ ነች። እንደነሱ እንደነሱ አይነት ከተሞች ጥሩ ላይ ቢሆኑ ነገር ግን ሙሉ የተሟላ ነገር አይኖራቸውም። ወደ ውስጥ ገበቡን በዛ ዋና ዋና ቦታው ሴንተር ቦታዎች ሊያምሩ ይችላሉ እንጂ ወደ ውስጥ በምንገባበት ሰዓት ሙሉ ለሙሉ ቦታው ያምራል ማለት የማይቻልበት ስለሆነ የተወሰነ ጥሩ ስሜት አይሰጥም ማለት ነው። ስለዚህ አንዳንድ ከተሞች በጣም የተወቡና ደስ የሚሉ ደስተኞችም ማራኪ ይሆናሉ። አንዳንዶች ግን ዋና ከተማውን ብቻ እያሳመሩ ውስጡን የምያሳምሩ ቦታዎች አሉ ማለት ነው። ከነዚያ ውስጥ ተጠካሾችም የአፍሪካ ሀገሮች ናቸው። በርግጥ ይሄ እንደ መንግስት ብቻ መንግስትን ብቻ እንትን የሚያስብል አይደለም ምክንያቱም ከእኛ ጀምሮ ራሳችን እንደ ቦታዎች ፅዳትና ውበት የምንሰጠው ግምት የተለያየ ስለሆነ ማለት ነው። ስለዚህ ለቦታዎች ግምት መስጠት ነው። ሀሪፍ ቦታ እንዲኖር ማድረግ ደግሞ የኛ ሀላፊነት ስለሆነ ይህንን ደግሞ የተስተካከለና ጥሩ ሆኖ እንዲኖር ጥሩ የሆነ ቦታ እንዲኖር የኛ ሀላፊነት ስለሚገባው እኛ ደግሞ በተቻለን መጠን ጥሩ አድርገን ይሄን ነገር መስራት ይጠበቅብናል ብዬ አምናለሁ። ስለዚህ ቦታዎችን በደንብ ደማሷን መሞከር እና ከሷም ናቸው በኋላ በጊዜ ሂደተ ሀሪፍ የሚባል ደረጃ ግምገማ እየሰጠን ከሌሎች ከአለም ሀገራት ጋር እያወዳደርን እንዲቀጥል ማድረግ ግዴታችን ነው። ብዬ አስባለሁ ወደዚህ ይሄን ነገር በሚገባው ማስተካክልና መስራት ይጠበቅብናል ብዬ እንደራሴ እምነት አለኝ ማለት ነው። በዚህ ጉዳይ ስለዚህ የሀገራችንን የግንባታ ሁኔታ ካደጉት ሀገራት ጋር ለማድረግ ፕላን ባለው ሁኔታ መልኩ በደንብ አድርገን ከተሞችን ማስዋብ እና ጥሩ ዲዛይን እንዲኖራቸው አድርገን ኮንስትራክቸሮችን መስራት ለወደፊት ለሚመጡ ትውልድም ብዙ ነገር ተክሎ እንደሚሄድ ስለሆነ ሀገራችንንም ካደጉት ሀገራት ጋር ተርተህ የሚያደርስልን ነገር ስለሆነ በዚህ ጉዳይ ጠንክረም ብንሰራ ጥሩ ነው። የሚል እምነት አለኝ። ስለዚህ ጠንክረንና በተባበረ ክንድ በመስራት ይሄን ነገር የተሻለ ቦታ ለማድረስ የኛ የሚጠበቀውን ነገር በአግባቡ በማድረግ ሀገራችንን ከአደጉት ሀገራት ጋር እኩል ለማድረግ በመልካት አፍሪካንም ሆነ ኢትዮጵያም በሰላማዊ መንገድ ካደጉት ሀገራት ጋር እኩል የመሆን ግዴታ ስላለብን ጠንክረን ቦታዎች መስመራት አለብን ማለት ነው። አመሰግናለሁ

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜየ። ኖርማል በእረፍት ጊዜ ሰዎችን በማገልገልና ክረምቶች በጣም ደስ ይሉኛል ክረምቱ ሲመጣ። መዝናኑ መዝናናት ማሳልፈው ነገር በቃ በጣም ደስ ሚል ነገር ነው። እና ክረምት በጣም ይመቸኛል ከእረፍት ጊዝያት ውስጥ። እስካሁን ክረምትን ከመውደዴ የተነሳ ዝናብ ራሱ ሲዘንብ ጥሩ ስሜት ነው ሚሰማኝ ዝናቩ ሲዘንብ። በቃ ብቻ የሆነ ደስ እሚል አይነት ስሜት ስላለ። በጣም እንደዚህ ዝናብ ሲዘንብ ምናምን ደስ ይለኛል እወዳለሁ። ዝናብ በጣም የደስተኝነት ስሜት ነው ሚሰማኝ። እና ብቻ በጣም እወዳለሁ ዝናብ ሌሎች ነገሮችን ደግሞ በተለያዩ ቦታዎች መዝናናት ማሳለፍ ደስ ይለኛል። ስለዚህ መዝናናትን የበለጠ በጣም እንድወድ ያደረገኝ ነገር ስለሆነ። መዝናናት በጣም ያስደስተኛል ማለት ነው። ስለዚህ እንዴት ነው መዝናናትን ከሌሎች ነገሮች ልትመርጥ የቻልክ? በዚያ ላይ ደግሞ ክረምት እንዴት ክረምት ዝናብ ነው ለመምረጥ አይመችም እምትሉ ከሆነ? ክረምት በጣም ምወደው ወራት ቢኖር ክረምት ነው ክረምትን ለኔ በጣም አስደሳች የሆነ ጊዜ ነው። አሁን ላይ ዝናብ በሚዘነብበት ወቅት ራሱ እንደስታለን። ዝናቦችን ሲዘንቡ የሆነ ቦታ በረንዳ ላይ ሆኖ ማየት ትኩስ ነገር እየጠጡ መዝናናት ማየት። በጣም ያስደስተኛል። እና ዝናብ በሚዘንብበት ወቅት ለኒ በጣም የህይወቴ ትልቁ ቦታ ነው ብዬ ነው የማስብ። ዝናብ ሲዘንብ እና ዝናብ በሚዘንብበት ወቅት በጣም ደስተኛ ደስተኝነት አይነት ስሜት ስለ የሚሰማኝ። እወደዋለሁ ነው በጣም ያንን ወቅት እና። እንዴት ክልሎቹ ወቅቶች ልትመርጠው ቻልክ ካላቹኝ? በክረምት ጊዜ ይመስለኛል ድሮ ትምህርት ቤት እረፍታችን ክረምት ስለሆነ ክረምት ሲመጣ ምን በጉጉት ሲጠብቁ ስለነበር ይመስለኛል። ምክንያቱም ትምህርት ቤት ውስጥ ደስ አይለኝም ነበር የማሳልፈው ሰዓት። ማለት ትምህርት ጠልቼ ሳይሆን አሁን በትምህርት ውጤት አልጓጓንም ግን ትምህርት ቤት የማሳልፈውን ሰዓት። በጣም ነበር የምጠላው ከዚህ በፊት እና በዚያ። የዚያ ችግር ይመስለኛል ክረምትን እንደወደው ያደረገኝ። በርግጥ ክረምት አየር ንብረቱ ራሱን ንፋሱ ምናምን ደስ የሚል አይነት ስሜት አለው በተለይ ወደ እኛ አካባቢ። ሲዘንብ። የሆነ ደስተኛ አይነት ስሜት ውስጥ የሚያስገባ ነገር ስለሆነ ነው። በጣም ነው። የምወድ ክረምት በነገራችን ላይ ከሁሉም አስበልጬ ነው ክረምትን የምወደው። እና ክረምት ማለት ለኔ ልዩ ቦታ ያለው ወራት ስለሆነ። ክረምት ጋር በጣም በማንም እምባ ልደራደርበት የወራቶች አይነት ስለሆነ ክረምትን በጣም የምደሰትበት የምወደው በጣም የሚመቸኝ ወራት ነው ማለት ነው። ክረምት ስለዚህ ክረምትን እንደኔ የወደዳችሁ ዘና ፍታ እንድትሉና ጥሩ ጊዜ እንድታሳልፉ እመኝላችኋለሁ። ሁላችሁም በክረምት ተዝናኑ በክረምት ተደሰቱ በክረምት ብዙ ነገር አሳልፎ ክረምት ምርጥ ወር ነው። በዚህ አንድ ወር ደግሞ የተለያዩ መዝናኛ ቦታዎች ሪዞርቶች ምናምን ብንሄድ ደግሞ የበለጠ ነገሩን የሚያሳምረው ነገር ስለሚያሳምረው። በዚያን ወቅት የተለያዩ ቦታዎች በመሄድ በመዝናናት አሪፍ ጊዜም ማሳለፍ ይቻላል ብዬ አስባለሁ። ስለዚህ እኔ ኖርማል የምወደው የእረፍት ጊዜ ክረምት ነው። ክረምትን የመረጥኩበት ምክንያት ደግሞ በዚህ በእነዚህ ምክንያት ስለሆነ። ክረምትን ከሌሎች ወራቶች የበለጠ በጣም ለኔ አስደሳች እና በጣም ማራኪ የሆነ ወራት ነው ብዬ መናገር እችላለሁ። ስለዚህ ክረምትን ለመውደድ ሁላችንም ያለንን ነገር በቃ ደስተኛ በመሆን ማሳለፍ ክረምት ይገባናል ብዬ አስባለሁ። ስለዚህ ክረምት ለኔ በጣም ተወዳጁና ምርጡ ወራት ክረምት ነው ብዬ ለኔ መግለጽ እችላለሁ። አንዳንድ ሰዎች በርግጥ በጋን የሚወዱት አለ ነገር ግን በበጋ ምንም የስራ ሰዓት ነው እንጂ ለተማሪዎች በተለይ እረፍት ሰዓት ስለማይኖር በክረምት ማሳለፍ ደግሞ ያን ያህል አደገኛ ነው። ለኛ ኣይመችም ብዬ መናገር እችላለሁ ማለት ነው። ስለዚህ የበለጠ የምንወደው ወራት መሆን ያለበት ክረምት ነው እንደኔ። ክረምትን ውደዱ በክረምት ማሞክም ተደስቶ ክርምት ብዙ ነገር መስራት ትችላላችሁና በክርምት ሁሉን ነገር ማድረግ ትችላላችሁ። እና ክረምት የሁሉም ነገር ምርጥ የሚባል ሰዓት ስለሆነ። ክረምትን ውደዱ ክረምትን በክረምት ተደስቶ በክረምት ዘና ፈታ በሉ። በክረምት አሪፍ ነገር አሳልፉ ክረምትን ውደዱ። በእረፍት ግዚአችሁ ጥሩ ጥሩ ነገሮችን ለመስራት ክረምት ይመቻችኋል። እና ስለዚህ ክረምት የኛ

አዎ እንደውም እኔ በጣም ከሚያስደስቱኝ ነገሮች ውስጥ በመስኮት አካባቢ መቀመጥ ነው። ለመስኮት አካባቢ በምቀመጥበት ወቅት በቃ ደስታ ስሜት ይፈጥርልኛል። እኔ ምክንያቱም በመስኮት አካባቢ ስቀመጥ የአየር ንብረቱም ደስ ይላል። ቦታዎችን ስመለከት ሳይ ለይታ ራሱ ስለሚመች ደስ ይለኛል በጣም ያስደስተኛል። እና በመስኮት አካባቢ መቀመጥ ለኔ በጣም አስደሳች ነው። ወደፊት ራሱ ልሰራው ያሰብኩት ቤት ሰፊ መስኮት እና የተቀረደ ሰፊ መስኮት ሆኖ በጣም ብይታው ላይ የሚያሳየው ነው እንደ ኖርዋን ፎቅ ነገር የሆነ ቤት ነው ለመጥራት እቅድ ያለኝ ወደፊት። ምክንያቱም እሱን ካልሰራው ጠንካራ የስራ ባህል ማዳበር ስለሆነ የምፈልግ ከዚህ በኋላ ያን አዳበርኩ ማለት ደግሞ እኔ በጣም ጥሩ የሆነ የመስራት አቅም ይኖረኛል ማለት ነው። ያንን ስለዚህ ያ ደግሞ ለኔ ጥሩ ደረጃ እና ጥሩ ነገር ነው። ስለሚያሳድግልኝ ያለሁበትን ሁኔታ ለመስራት ዝግጁ ነኝ ማለት ነው። ስለዚህ እንደ አጠቃላይ ስናየው በመስኮት ዳር መቀመጥ ያው ደስታን ስሜትን ይፈጥራል። እንዲሁም አስደሳች የሆነ ነገር ስለሆነ በመስኮት ዳር ለመቀመጥ እኔ ዝግጁ ነኝ። በመስኮት መቀመጥ ይመቸኛል እና ብቻ ደስ የሚል ስሜት አለው ብዬ አስባለሁ ማለት ነው። አብዛኞቹ መስኮትን ያኔ ያህል ይወደዋል ብዬ አላስብም። ምክንያቱም ለእይታ ብዙ የማይጨነቅ ሰው ስላለ ያን ይሀል ጭንቅ ኖሮት ለዚያ የሚያስብ ሰው ብዙም የለም። ነገር ግን እኔ በተለየ መልኩ ለመስኮት መስኮት ላይ መቀመጥ በጣም ያስደስተኛል። የአየር ንብረቶች መመልከት የተለያዩ ቦታዎችን ማየት ደስ ይለኛልና እና ያው በጣም አስደሳች ነው ብዬ ነው የማስበው። አንዳንዴ እንደዚህ አይነት ነገሮችን ማድረግ በጣም ለኔ አስደሳች የሆነ ነገር ስለሆነ መስኮትን መርጫለሁ። ስለዚህ በተለይ ደግሞ ቤታችን ወንዝ ዳር ወይ ደግሞ ጫክ እንትን ሀይቅ ዳር ምናምን ከሆነ የበለጠ ደግሞ አስደሳች የመሆን እንትን ይጨምራል ማለት ነው። ምክንያቱም ሀይቅ ዳር በሚሆንበት ሰዓት እይታው ሃይቁን አንጸባርቆ ስለሚያሳየን ያ ደግሞ ለኛ በጣም የተሻለና ጥሩ ነገር ነው ብዬ ነው ማስብ ያለ እኛ በጣም እርካታ ይሰጠናል። አሪፍ ነገር ይሰጠናል ማለት ነው። ስለዚህ ያን ነገር ማድረግ ደግሞ አስደሳች እና በጣም በገንዘብ ሊቀየር የማይችል ነገር ስለሆነ ያ ደግሞ ለኛ በጣም ጥሩ ነው ማለት ነው። ስለዚህ በመስኮት አካባቢ በመቀመጥ ያለውን የአየር ንብረት አብረው በመቀበል መደሰት እና መዝናናት አሪፍ ነገር ነው ብዬ አምናለሁ። ስለዚህ የእምነቴ ደግሞ ትክክለኛ እንደሆነ በእርግጠኝነት ስለማውቅ ብስኩት አካባቢ ተቀምጠን ደስታውን አየርን በመቀበል ንጹህ አየርን እንዲሁም ሪላክስ ማድረግ መፍታታት ራሳችንን መዝናናት እንችላለን። ምሳሌ አሁን እኔ ከፊት ለፊቴ አንድ ፎቅ ቤት አያለሁ እዚያ ቤት ነኝ መስኮት ጋር ተቀምጠን የአየር ንብረቱ ብንደሰት አሁን በጣም ከዚህ በላይ እድለኝነት የለም። ምክንያቱም የአየር ንብረቱ በራሱ በጣም አስደሳችና ደስ የሚል ጊዜ ስለምናሳልፍ በዚህ አየር ንብረት በእኛ ደግሞ የማይረሳ ጊዜና በህይወታችን ደስተኛ የሆነን ረጅም ጊዜን እንድይቆይ ያደርገናል። ነገር ግን ጭንቀት የተሞላበት ቦታ አየር ንብረት የማይገባበት ቦታ ከሆነ እኛም በቀላሉ በዚያ አሪፍ ሰዓት ማሳለፋችን ነው ምክንያቱም የአየር ንብረቱ በራሱ እኛን ችግር ውስጥ ስለሚከተን ማለት ነው። ለምሳሌ ችግር ውስጥ ስንል በቃ አሪፍ ሆነን እንዳንቀጥል ስለሚያደርገን ያ ደግሞ ለኛ ከፍተኛ የጭንቀትና ውስብስብ የመሆን ነገር ስለሚያጋጥመን። የንደዚህ አይነቱን አየን ንብረት እኔ ለራሴ የማልመርጠው ስለሆነ በጣም ጠንክረን በመስራት ያንን ማስተካከል አለብን ብዬ በጣም በጽኑ አምናለሁ ማለት ነው። ስለዚህ ይህን ነገር በማድረግ እኛ የበለጠ ጥረት

አዎ በእርግጥ ከዚህ በፊት የስራ ስነ ምግባር ምግባሮችን አላከብርም ነበር። አሁን ላይ ግን ለስራ ያለው ፍቅርም በዚሁ ልክ ስለጨመረ። ስራ የሚንቅ ሰው አልወድም ለስራ በጣም ጥሩ የሆነ ስሜት አለኝ። በተለይ ደግሞ የሰው ልጅ ካለበት ደረጃ ሊያድግ የሚችለውና ጥሩ ስኬት ላይ የሚደርስ ጠንክሮ ሲለፋ ነውና። ጠንክረን በመስራት ዛሬንም የወደፊት ህይወታችንን መቀየር እንችላለን። አንድ ሰው ጠንክሮ ከድሮኔ በብልጠት መስራት የሚለው ሀሳብ ነበር የሚገዛኝ። ነገር ግን ከጊዜ ወደዚህ ይሄን ሀሳብ ሰርዤ። ከዚያ ይልቅ ጠንክሮ መስራት ጥሩ ደረጃ እንደሚያደርስ እምነት ላይ ስለደረስኩ ጠንክሮ መስራት ደግሞ። በጣም አሪፍ የሆነ ደረጃ እንድርስና አሪፍ የሆነ ሁኔታ እንድርስ ስለሚያደርገን። ጠንክረን በመስራት ያለንን ነገር ማስተካከል እንችላለን ማለት ነው። እና በምንኖርበት በዚህ አለም ውስጥ ጠንካራ ሰራተኛ በመሆን አሪፍ የሆነ ሁኔታ ውስጥ መግባት ይጠብቅብናል ብዬ አስባለሁ። ስለዚህ ጠንካራ በመሆን ያለንን ነገር በጥንካሬ ህይወት ሞላበት መልኩ ማስተካከል እንችላለን ማለት ነው። ስለዚህ ስነ ምግባራችንን በጠበቀ ስነ ምግባር ሲባል ከብዙ ነገር መንገድ ይችላል። እንደኛው ከሰአት አንፃር ሰዓት ማለት የስራ ሰዓት ሊኖር ይችላል ተማሪ ከሆን የትምህርት ሰዓት የምጀምርበት ሰራተኛ ከሆንን ስራ የምንሰራበት ሰዓት ስለዚህ እነዚህን ሰአቶች ጠብቀን መንቀሳቀስ ይገባናል ብዬ አስባለሁ ማለት ነው። ሰአቶችን እየጠበቅን ስንሄድ እኛም ጥሩ ደረጃና ከፍ ወዳለ ነገር ስለምንሄድ ሰአቶችን ግዴታ መጠበቅ ይገባናል ሰዓት እየጠበቅን በተሰጠው ሰዓት መስራት። ባልተሰጠው ሰዓት ደግሞ እረፍት እያደረግን ነገር ግን ሰአቱን ሁለት ሰዓት ግቡ ከተባልን። አንድ ሰዓት ከአርባ አካባቢ በመገኘት የሰዓት ስነ ምግባራችንን ማሳየት እንዲሁም ከሰራተኛ ጋር ከሚሰሩ ከስራ ከስራ ባልደረባችን ጋር ምንም አይነት ጭቅጭቅ ሳንፈጥር በሰላማዊ መንገድ በመስራት። ምሳሌ አንዳንድ ሰራተኞች በሆነ ባልሆኑ ስለሚጨቃጨቁ ያንን በመጠበቅ ጠንክረን መስራት ይገባናል። ጠንክረን እየሰራን ስንመጣ ደግሞ ለስኬት እንበቃለን። ያ ስኬት ስንበቃ ደግሞ ብዙ ነገር ማግኘት ስለምንችል ስለዚህ ይሄን ነገር በሚገባ ማስተካከል አለብን ብዬ አስባለሁ። ስለዚህ ጠንካራ የስራ ባህልን በመገንባት ያንን ደግሞ ወደ ተለያየ ነገር በማሳደግ ጥሩ የሆነ ነገር ማድረግ ግዴታ ያስፈልጋል። ስለዚህ ጠንካራ የስራ በር መገንባት ያንን ከገነባን በኋላ ደግሞ ጥሩ የሆነ ነገር በማድረግ ሀገራችንን ለወገን ለህዝባችንም የሚጠቅም አይነት ታሪክ እንሰራለን። ስለዚህ የስራ ባህላችንን በማዳበር ጥሩ የሆነ የስራ እንቅስቃሴ በማድረግ የተሻለ ማንነት መገንባት ያስፈልጋል ብዬ አምናለሁ። እንደራሴ እንደራሴ ስል ራሴ ማን ነኝ እኔ ራሴ ሃይማኖት ነኝ። ሃይማኖት ደግሞ የሚያምነው ጠንክሮ በመስራት በስራ ባል ስለዚህ ሃይማኖት የሚያምነውን ሁሉ ስለሚያደርግ ጠንክሮ ስለሚሰራና ጥሩ ስለ ስነ ምግባር ስላለው ሃይማኖት ጎበዝ ጠንክር ብያን ልናሞግሰው ይገባል ብዬ ትልቅ የሚል ትልቅ እምነት አለኝ ማለት ነው። ስለዚህ ጠንካራ ላይ ስራ ባህልን በመገንባት ለህዝባችን ለሀገራችን ለወገናችን መጥቀም ይኖርብናል። ብዬ አስባለሁ ስለዚህ ጠንካራ የሰራ ባህል እንዴት እንገነባለን? የስራ ስነ ምግባሮችን በማክበር የስራ ስነ ምግባሮችን እንዴት እናከብራለን? በስራው ባተብታትም በመስራት ጠንክረን በመስራት ስለዚህ ጥሩ የስራ ስነው ምግባር ሲኖረን ጠንክረን እንሰራለን ጠንክረን ስንሰራ ደግሞ ጥሩ ባህልን እንገነባለን ማለት ነው። ስለዚህ ደህና ጠንካራና ጥሩ የሆነ የስራ ስነምግባርን በሚገባው መልኩ መገንባት ያስፈልጋል የሚል እምነት እና አቋም ስላልኝ። ይህን ደግሞ ማስተካከል ይገባናል ብዬ ስለማምን ጠንካራ ሰራተኛ የመሆን ግዴታ አለብን ብዬ አምናለሁ ማለት ነው። ስለዚህ ጠንካራ የሰራ ባሕልን በመገንባት ጥሩ የሆነ ደረጃ መድረስ እና ጥሩ የሆነ ሁኔታ እንዲያጋጥምን መሆን አለብን ብዬ አስባለሁ። ይሄን ስናደርግ ደግሞ ጥሩ የሆነ ነገር እንዲመጣ ማድረግ እንችላለን ማለት ነው። ስለዚህ ጠንክረን በመስራት ጥሩ ደረጃ መድረስ አለብን ብዬ የሚል

መጀመሪያው ብዙ ጊዜ እወድሃለሁ መዝሙሮች የተለያኝ መዝሙሮችን እዘምራለሁ። ከእነዚያም ውስጥ ብዙም ምወዳች የመዝሙር አይነቶች ቢኖሩም። ነገር ግን ስለ ሀገሬ። የቴዲ አፍሮ የዘፈነውን ዘፈን። እንደ መዝሙር ስለሆነ የማስበው እሱን በጣም የምወደው የምወደው መዝሙር። ባደርገው ደስ ይለኛል እሱን እንደራሴ ማለት ነው። ቴዲ ምን የሚለውን ካላችሁ ኢትዮጵያ ሀገሬ በአንቺ አይደለም ክብሬ የሚለውን ሲጎን እንጀራው ከመሶቡ ላይ። በሌላ ይቀየራል ወይ? ብዬ አላነሳም። እጄን ከቀሚሷ እናት እኮ ናን ተስፋ አልቆርጥም በእሷ የእሷን ውለታ ክፍሎ ሳይጨርሰው። እናት እንን አብሮ አይደለም ወይ ሰው የሚለውን በጣም ነው የምወደው። ከዚያ ኢትዮጵያ ሀገሬ ሀገሬ ባንቺ አይደለም ኩብሬ ሲጎድል እንጀራው ከመሶቡ ላይ ባንቺ አይደለም ወይ? ሰው ሚተማመነው በ አንቺ አይደለም ወይ? ሀገሬ ኢትዮጵያ። እና መዝሙር ብዙ መዝሙሮችን እወዳለሁ ከነዚያው ውስጥ አንዱ ይሄ ነው። ሌላኛው መዝሙር ሀገሬ ኢትዮጵያ። ክብሬ ነሽ መመኪያዬ ሀገሬ ክብሬ መመኪያ ኢትዮጵያ ሀገሬ እባክሽን ኑሪልኝ እስከ እለተ ሞቴ። አንቺ ስትኖሪ ነው እኔ ደግሞ መኖር የምችለው የሚለውን። መዝሙሮች በጣም ለኔ ወሳኝነት ያለች መዝሙሮች ስለሆኑ። መዝሙር በዚህን ያህል ደረጃ እና በዚህን ያህል ልክ እወዳለሁ። ስለዚህ መዝሙሮችን በጣም በመውደድ መዘምር ለጥሩ የሀገር ፍቅርና መነሳሳትና የተለየ ነገር ስለሚያደርስ ሀገራችንን ወደን በፍቅር ተማርከን። ያንን ፍቅር ደግሞ ወደ ተሻለ ነገር መቀየር እንድንችል መሆኑ። አሪፍ ነው ብዬ ስለማምን ያንን ደግሞ በተሻለ መልኩ መጠበቅ ለሀገራችን ለወገናችን ለህዝባችን ብሎም ለዘመድ አዝማዶቻችን የምንጠቅም ሰው እንድንሆን ያደርገናል። ብዬ መቶ ፐርሰንት የማመን ሰው ስለሆንኩ ይሄ። ለአገር ፍቅር እድገት የተሻለ ነው። እንዲሁም ለትውልድ የተሻለ የሆነ ነገር ስለሆነ ይሄን ነገር በማስጠበቅ ሀገራችንን ወገናችን ብሎ ሕዝባችንን የተሻለ ነገር እንድንደርስ በዚህ መልኩ መስራት አለብን ብዬ አምናለሁ። ስለዚህ ሀገራችንን እየጠበቅን የተሻለ ነገር ውስጥ መግባት እንችላለን። ሀገሬ ኢትዮጵያ ኢትዮጵያ ሲጎልእንጀራ ከመሶቡ ላይ ባንቺ አይደለንም ወይ? ሰው የሚኖረው ሀገሬ እያልን እንደዚህ አይነት መዝሙሮችን እንወስዳለን። በርግጥ መንፈሳዊ መዝሙሮችም አሉ ነገር ግን ከመንፈሳዊ ይልቅ እንደዚህ በህዝቡ ላይ በጣም ይዘምራል። ምክንያቱም የተለያየ እምነት ምናምን ተብሎ ስለማይያዙ አንድ ወገን ተደርጎ ስለሚያዙ። ያኔ ያለ ህዝቡ ለመዘመርም ምንም ለማድረግ በቀላሉ የሚያሟላችሁ ስለሆኑ። ለእኛ ደግሞ ደስታና ፍቅርን እንዲሁም መተሳሰብን እንዲሁም ብሎ ጥሩ ነገርን ስለሚፈጥሩን አስደሳች የሆኑ ነገሮች ናቸው። ብለን እንወስዳለን ማለት ነው። ስለዚህ ስለ ሀገር ፍቅር የለም እሱ ስለ ሀገር መወደድ የሀገር ፍቅር የሌለበት ሰው ደግሞ ሌላ ነገሮችን በማድረግ። የሀገሩንም እንደው የወገኑን ፍቅር መግለጽ እንደሚችል ይህንን ታሳቢ አድርገን ምስራት ይገባናል ብዬ አምናለሁ። ስለዚህ መዝሙር ለኛም ለወገኖቻችንም ለማንኛው ጠቃሚ እንደሆነ እንድናስብ በርትተን መለማመድ እንዲሁም መገንዘብ ያስፈልገናል ብዬ ስለማምን። የዛሬውን እንደውም በጣም መዝሙር በመውደዴ የተነሳ ይሄን ያህል ስለመዝሙር ልገልጽ ስለቻልኩ በራሴም በሁሉም ሰው ስም ደስ ብሎኛል። ስለዚህ መዝሙር በጣም ጥሩ ነገር ስለሆነ። እንዘምር መዘምር ጥሩ ነው። መዘመር አሪፍ ነገር ስለሆነ። መዝሙሮችን ቶሎ ብለን በመዘመር ለሀገራችን ለወገናችን እንዲሁም ለማንኛውም አካል ስለሚያግዝ። ይሄ ደግሞ መዘመር እንድንችል ያደርገናል ስለዚህ መዝሙር እወዳለሁ። መዝሙር እናንተ መውደድ ነው መዝሙር ደስ ይላል በመዝሙር የሚገለጽ ነገር ከአእምሮዋ አይጠፋም። መዝሙር በቀላሉ በአእምሮአችን ውስጥ ጥልቁ የመግባት አቅም ስላለው። ያን ያህል የሚከብድ ነገር አይደለም። መዝሙር መዝሙርን መዘመር። ለኛም ደስታን ስለሚፈጥር። መዝሙርን ሳንፈራ ብንዘምር የደስታ ስሜቶችን እስከሚፈጥርልን መዘመር። ባንፈራና ከልባችን ብንዘምር ደስ የሚል ስሜት አለው ብዬ አስባለሁ። ስለዚህ መዝሙር በመዝመር ደስታችንን እንግለጽ። ስል እኔ እናገራለሁ